አዎ በተፈጥሮ ውስጥ መራመድ በጣም ያስደስተኛል። ተፈጥሮ እጅግ ውብ ድንቅ የሆነ የአምላክ እጅ ስራ ነው እና በተፈጥሮ ውስጥ ስንራመድ አይምሮአችን ይታደሳል መንፈሳችን የተ የተጨነቅነው እዝናናለን እና ተፈጥሮ በራሱ ድብቅ እፁብ ድንቅ ስለሆነ ደስ ይለኛል።

አዎ ማህበራዊ ሚዲያ ዘመኑ በየ ማህበራዊ ሚዲያ አይደለም የሚያስተሳስረው ሰውን ማህበራዊ ሚዲያ ፌስቡክ ቲክቶክ ዩቲዩብ ዋትስ አፕ ኢሞ ሜሴንጀር። የመሳሰሉትን እጠቀማለሁኝ

እኔ ስራ ሰዓት እውነት ለመናገር አክባሪ ነኝ ብዬ አላስብም። አርፋጅ ነኝ። ለምን እንደሆነ አላውቅም። ተማሪም እያለሁ አረፍድ ነበር። ስራ ሰዓት ቀጠሮ ቦታም እንደዚሁ። ቀድሞ የመገኘት ችግር አለብኝ እውነት ይሄን ነገር ማስተካከል እንዳለብኝ ይገባኛለሁ። እና አርፋጅ ነኝ በስራ ሰዓቴ ቢያንስ አስር ደቂቃ ምናምን አሳልፋለሁ

ልብስ አዎ በማሽን አጥቤም አላውቅም በማሽን እንዴት እንደሚታጠብም አላውቅም እኔ የማጥበው በእጄ ነው። ልብስ ልብስ ማጠብ በጣም የምጠላው ስራ ነው። ከሁሉም እውነት እኔ ልብስ የማጥበው ማጠቢያ ማሽን ቢኖረኝ ብዬ በጣም የማስበው ነገር ነው። ቢሳካልኝም ቀድሜ የምገዛው ነገር ነው። አሁን ግን በእንጂ ነው የማተውለው

ዛሬ የጧት ምግቤ የነበረው ማለት ዛሬ መጀመሪያ ምግቤ የነበረው ዳቦ በጁስ ነበር። ያው ጠዋትም ስለነበር ቁርስ ለመብላት ድፎ ዳቦ በጁስ ነበረ እየበላሁት። ሁሌም ግን ተመሳሳይ አይሆንም የተለያየ ምግብ ነው ምበላው